ምን ጊዜም ቅሬታዎቹን ያው ለጠቃሚ ጉዳይ ስለማሆን ስለሚጠቅመኝ ለወደፊቱ ለስራዬ ስለ ደጋፊው ለሚዮነኝ ቅሬታዎችም በመልካም ጎኑ ነው የማስተናግደው። ምክንያቱም ቅሬታ የጎደለህን የምታይበትና ምታስታክልበት ስለሆነ ቅሬታዎችን። በጥሩ ነው የማስተናግደው።

ወቅቱን በጥቅል በስም ባላውቀውም ራሱ እኔ። ከመስከረም እስከ ጥር ጥር ድረስ ያለው ወቅት በጣም የምወደው ወቅት ነው። ከአራቱ ወቅቶች ውስጥ በጣም ደስ የሚለኝ ወቅት ነው። ቀለል ይለኛል አየሩን ደህና ነው። ስለዚህ የመጀመሪያው አመት አካባቢ

አዎ እንትና ይሄ ጾም በረበት ሰዓት ላይ አትሊስት እስከ ስድስት ሰዓት ለመጾም እሞክራለሁ። ሌላ ያው የጾም ምግቦችን በመጠቀም ከፍ ስቅ ራስ አንግድ ማራቅ አዎ ጾም ጾም አለው። አዎ ጾም አለው በደንብ።

ያው ከቻልኩኝ ያው በሞባይል ካልሆነ ግን እንደዚህ በጋዜጣ ላይ እገዛለሁ በተለይ የአዲስ አድማስ ጋዜጣ አድናቂ አስሎንኩኝ በመንገዴ ላይ ያው ዜናዎችን በመስራት አነባለሁ በጣም የመፍረስ አይነት ነገር ነው።

ከፍራፍሬዎች ሁሉ በጣም የምወደው እኔ አቡካዶ በጣም ይመቸኛል አቡካዶ በጣም የምወደው የፍራፍራ አይነት ነው። ጠቃሚታውም ጥሩ ስለሆነ ቴስቱም ስለሚመቸኝ ቀለል ስለሚለኝ አቮካዶ ነው የምወደው።

የምወደው ቁጥር አስራ ስድስት (አስራ ስድስት) ኪዳነ ምህረት እናቴን፣ በ እሷ ከለላው ስለሆንኩኝ የምወደው ቁጥር አስራ ስድስት ነው። ቀጥሎ ሃያ ሰባት (ሃያ ሰባት) የተወለድኩበት ነው። ቀጥሎ ሃያ ሁለት (ሃያ ሁለት) የእናቴ፣ የኡራኤል

አቧራ ችግር አዎ አቧራማ ቦታ እስከ ሆንኩ ድረስ አቧራ ችግር ይፈጥራል። ለሰውነትም በተለይ ለአይን ለእይታም ሊጋርድ ይችላል። መኪና እየነዳህ ከሆነ ችግር ነው ስለዚ እንደ አጋጣሚ ችግር ይፈጥርብኛል

ትራስ በጣም ነው የምወደው። ብዙ ጊዜ አልጋዬ በትራስ የተከበበ ናት። ግን ለበፍኛት ከሆነ የምትጠቀመው ቀለል ያለ አንድ ትራስ ነው የምትጠቀመው። ከዛ የዘለለ ብዙ አልጠቀምም ከፍ እንድአያደርገኝ አልፈልግም ቀጠለኝ። እና አንድ ትራስ ነው የምጠቀመው።

ያ የእንግዲህ የእራት መክሰስ ከሆነ ብዙ ጊዜ እኔ ደስ የሚለኝ የኢንዲፒን ከስራ ስትመለስ ብሎ ተፍልቶ ጥሬ ነገር ነው። ባቂላ ባቄላ አሹቅ የተቀቀለ ባቄላ ወይ ደግሞ ሽምብራ የተቆላ ደስ ይለኛል። እና ከሁለት አንድ በጣም ብቻ የሚመቸኝ መክሰስ ነው። ለኔ

በጊዜ የምጠቀመው እንትን ላይፍ ፖይን ነው የምጠቀመው። በተለይ ላይፍ ቦይ ሌማኖ በጣም ለኔ ተበራጭ መንቀሌ ሌላን ሽጣም ደስ የሚለኝ። ላይፍ ዌል የመን እጠቀማለሁ። ገላየን ለመታጠብ ከሆነ ማለት ነው።

መስተዋት ላይ አንዴ ነው የማየው በቃ ጠዋት ስወጣ በደንብ ተስተካክዬ ነገሮች ትክክል መሆናቸውን ለማየት አንዴ ያለው። ከዛ በላይ ብዙም እምጨናነክ አይደለሁም። እና ምን አልባት ወደነ ምሳ ሰዓት አካባቢ